ዶሮ አለህ ዶሮ የለኝም። ዶሮ እኮ በሆነ ጊዜ በተለይ ስራው ላልሆነ ሰው በየሆነ ጊዜው የተሰራ ለምግብነት የሚገለገልበት ወይ የሚጠቀምበት ነገር ነው። እንጂ አለኝ ብለህ የምትይዘው ወይም የምታስቀምጠው ነገር አይደለም። እንደሚታወቀው እና እኔም እንደ አብዛኛው ሰው ዶሮ የለኝም። ነገር ግን ምንድነው የምናደርገው? በማንኛውም ሰዓት በተለይ አመትበዓል በመጣ ጊዜ ብዙ ዶሮ የሚያረቡ ሰዎች ያላቸውን ዶሮዎች ይዘው ለሽያጭ ያመጣሉ። ያቀርባሉ ከዛ የሚገዙት ሰዎች ደግሞ በተባሉት ዋጋ እነዛን ዶሮወች ገዝተው ለአመት በዓል ለአመት ባል አርደው። አመት ባሉን በሚጣፍጥ ያው ዶሮ ወጥ እንዴት እንደሚጣፍጥ ይታወቃል እና በሚጣፍጥ ምግብ አመት በዓሉን ለማሳለፍ ብዙ ሰው ዶሮ ይገዛል። ከዛ ውጪ ግን እነዚህ ዶሮ የሚያረቡ ሰዎች ግን አሉ አቅራቢያችንም አሉ በቅርበት የማያቸው ዶሮ የሚያረቡ ሰዎችም አሉ። እኔ ግን እንደ ግለሰብ ዶሮ የለኝም። እንዳልኩት ለአመት ባል ሲሆን ወይ አመት ባል አመት ባል ውጪ ላሉ እለታት በሆነ አጋጣሚ ዶሮ መብላት ቢያሰኘኝ ገዝቼ የምጠቀም አይነት ሰው ነኝ። ግን ምን ትዝ ይለኛል ድሮ ህፃናት እያለን ወንድሜ ታለቅ ወንድሜ ዶሮ ማርባት በጣም ይወድ ነበርና። የሆነ እንደውም ጎጆ ሰርቶላቸው ምናምን እረጅም ጊዜ ሲንከባከባቸው የራሳቸው ስም ሰጥቶ በየስማቸው ሲጠራቸው ሲመጡ ምናምን በደንብ ነው ትዝ የሚለኝ ማለት ነው። በቃ እንደ ሰው ነበር የሚጠራቸው እንትና ይላቸዋል ሩቅ ሆኖ ማለት ነው። ከዛ ይመጣሉ የተጠራው ሰው ይመጣል በጣም ነበር የምንደነቀው ስናስበው ደግሞ ልጅ ሆነህ እንዲህ አይነቱን ነገር አድቬንቸር ነው። የሚሆነው እና በጣም ነበር የምንስቀው በጣም ነበር የምንዝናናው። በተለይ አንዱ ዶሮ ለረጅም ጊዜ በህይወት ቆይቶ ነበረ ሌሎቹ በመሃል እየሞቱ ምናምን አስቸግረውት ነበር። እና ሌላኛው ላላ የሚባለው ዶሮ ግን ረጅም አመት ቆይቶ ነበረ። በህይወት እና እሱ እሱ ነገር አለ ከዛ ውጪ ግን ወንድሜው የሚወደውን ያህል እኔ ብዙ ትኩረት አልሰጠውም ነበር። እሱ ግን በጣም በስነ ስርዓት ነበር የሚንከባከባቸው የምግብ ሰአታቸውን ቤታቸውን ይጠርግላቸዋል ሁሉ ነገር እሱ ነበር የሚያደርግላቸው። እውነት ለመናገር የነበረው ለእሱ የነበረው ትኩረት በጣም ይገርመኝ ነበር። ምክንያቱም እንዴት ነው? ሰው በዚህ ልክ ዶሮን ሊወድም የሚችለው ብዬ ይገርመኝ ነበር። ያኔ

በቡድን መስራት ትወዳለህ? አዎ በጣም ደስ የሚል ነገር እኮ ነው። ያው ሰው ለምንድነው በቡድን መስራት ላይወድ እሚችልበት እንደ ምክንያት ለማንሳት ብችል ማለት ነው። የተወሰኑ ነገሮችን ማንሳት እችላለሁ ይመስለኛል። የመጀመሪያው በቃ በራስ መተማመን ማለት ብዙ ሰው በተሰበሰበት አቅማችንን ማድረግ የምንችለውን ነገር ማሳየት ያስፈራናል። ምክንያቱም ሰዎች ያዩናል ከማየትም አልፎ ጀጅ ያደርጉናል ብለን ስለምናስብና ስለምንፈራ ወይ ደግሞ ምን ሊሉን ይችላሉ ከዛ በኋላ የሚለውን ነገር ስለሚያስጨንቀን። በቡድን መስራት ለብዙ ሰዎች ድካም የሚሰለች ነገር ነው እንጂ የሚወደድ ሲሰራ ደስ የሚል ነገር አይደለም ለብዙ ሰው። ስለዛ እኔ ግን እንዳልኩት አንደኛ ስራዬ በራሱ ያስገድደኛል መቆም በቡድን እንድሰራ በፍጹም የኔ ብቻ ስራ ውጤታማ ሊሆን አይችልም እንደማይሆን ደግሞ አውቃለሁ። የት ማለት የታወቀ ነው። እኔ አሁን ያለሁበት ስራ የግዴ ግድ ሌላው ቢቀር እኔ እኔ ስራ ነው እኔ የተሰጠኝን ነገር ሰርቼ ሌላው ጓደኛዬ ወይም አብሮኝ የሚሰራው ሰው የተሰጠውን ስራ ባይሰራ ስራው አይልቅም ማለት ነው በቃ አላቀም ማለት ነው እና ለደንበኛ አይቀርብም ማለት ነው። እና ስለዚህ የቡድን ስራ በጣም ወሳኝ ነው። በእኛ ስራ በእኛ ስራ ወሳኝ ከመሆኑ ነገር አንፃር ነገሩን በጣም እንድለምደው ነገሩን ደግሞ አቅልዬ እንዳየው አቅልዬ ብቻ አይደለም ሰዎች ሲሰበሰቡ ሊኖራቸው የሚችለውን አቅም በቅርበት እንድመለከተው አድርጎኛል። ምክንያቱም በቃ ሰው ተሰበሰበ ማለት ሀይል ተሰበሰበ ማለት ሰው ተሰበሰበ ማለት ያለህን ነገር ሁሉ ሰበሰብክ ማለት ነውና። በጣም የሚያምር በጣም ደስ የሚል እና ደግሞ ለብዙ ስራዎች መሳካት በጣም እድል የሚሰጥ ተጨማሪ ሀይል ነው ብዬ ነው የማስበው። በቡድን መስራት እና እኔ እምወደው እንዳልኩትም የስራ ሁኔታ ስለሚያስገድደኝ ብቻ ሳይሆን በቃ ደስ የሚል ነገር ነው። የሰዎችን በአንድ ስራ የተለያየ ሰው አስተያየት መስማት የተለያየ ሰው ስለዛ ስራ ምን እንደሚያስብ ማወቅ ከዛ ያወከውን ነገር ደግሞ በስራ ላይ ማዋል በጣም ደስ የሚል ነገር ነው። አጋዥም ጭምር ነው ለኔ ብቻ ሳይሆን ለጓደኛዬም ያግዘዋል ወይም አብሮኝ ለሚሰራም ሰው ያግዘዋል የራሱ ብቻ ጥረት ይዞ እንዳይመጣ ያደርገዋል። እኔ ያየሁትን እሱ ላያይ ይችላል እሱ ያየዉን ደግሞ እኔ ላላይ እችላለሁ። እና በቡድን ከሆነ ግን የምንሰራው ምን አይነት ድል ይሰጠናል እኔ ያየሁትን ለሱ እንዳሳየው ያደርገዋል ከዛ የሱ ሀሳብ ይሰፋለታል ማለት ነው። እኔ ያላየሁትን ለምሳሌ ያየሁት በጣም ውስን የሆነና እኔ ያላየሁትን ነገር እሱ ቢያሳየኝ ሀሳቤ ሰፋ ማለት ነው። እና ይሄ ስብስብ ደግሞ ከሁለት ሰው ከሶስት ሰው አልፎ በዛ ያሉ ሰዎች ሲቀላቀሉበት በዛው በዛው ልክ አቅሙ ሀሳቦቹ የሚሰሩበት መንገድ አንድን ነገር የሚሰራበትን መንገድ እየሰፋ ይሄዳል ማለት ነው። እና በቡድን መስራት ማለት እምቅ ሀይል መጠቀም ማለት ነው። የብዙ ሰዎች ሀይል በአንድ ስራ ላይ ማዋል ማለት ነው። ይሄ ደግሞ ለስራው መሳካት እጅግ በጣም አስፈላጊ ነገር ይሆናል ብዬ ነው የማስበው። ከዛ ውጪ ግን ሰዎች ለቡድን ስራ እራሳቸውን ክፍት ማድረግ እንዳለባቸው አስባለሁ። ምክንያቱም እንዳልኩት ነው አቅም ነው ሀይል ነው የተበሰበ ሀይል ነው። ስለዚህ የራሳቸውን ለማሳየት መፍራት የለባቸውም የሌሎችንም ሰዎች ሀሳብ ለመስማት መፍራት የለባቸውም

ለስራ ትጓዛለህ ወይ? አዎ በተለያየ አጋጣሚ ለስራ ጉዞ አድርጌ አውቃለሁኝ በተለያየ አጋጣሚ። እንደውም በቅርብ ጊዜ የሆነም ቦታ ሄደናልና። ለስራ ሞጋት በጣም ደስ የሚል ነገር ጉዞ በራሱ በጣም ደስ የሚል ነገር ሆኖ ሳለ ትንሽ ለስራ ሲሆን ምናምን እንትኑ ይቀንሳል በርግጥ የመዝናናት ጊዜው ሰአቱን ወይም የምታሳልፈውን ጊዜ የማጣጣሙ ጊዜ ላይኖርህ ይችላል። ለስራ በምትጓዝበት ጊዜ እንደዛም ሆኖ ግን ለስራው ግን እጅግ በጣም የሚጠቅም ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ከለመድከው ወይም ከዚ በፊት ምትሰራበት ትንቀሳቀስበት ከነበረው ወጣ ብለህ ነው እየሄድክ ያለው። እና አዲስ አየር ነው አዲስ ቦታ ነው አዲስ ሀይል ነው ሚሰማህ እና ስለዛ ደስ የሚል ለስራ በጣም እጅግ ጠቃሚ የሆነ ነገር ነው ብዬ ነው የማስበው። ከዛ አንፃር እኔም እኔና የቅርብ አለቃዬ በተደጋጋሚ በስራ ምክንያት ብዙ አድርገን እናውቃለን። ይገርመኛል በሄድንባቸው በያንዳንዱ ቦታዎች ላይ ኖሮን አያውቅም እውነቱን ለመናገር ለመዝናናት ወይም ከስራ ውጪ ላለ ነገር ጊዜ ኖሮን አያውቅም። በጣም ቢዚ የሚያደርግ ስራ ነበር እየሰራን የነበረው እንደዛ ሆኖ ግን እኔ ከ በቃ ለውጥ እወዳለሁ። ከሆነ ነገር ወደሆነ ነገር መሄድ እወዳለሁ ወይም ከለመድኩት ለብዙ ጊዜ ከቆየሁበት ቦታ ወደ አዲስ ቦታ ለምን ቅርብ አይሆንም በቃ ከዚህ በፊት አይቼውም አላውቀው ቦታ ከሆነ ወይ ደግሞ የረሳሁት ሄጄም ከሆነ ግን የረሳሁት የሆነ ቦታ ከሆነ በቃ እና የሚሰማኝ አዲስ የመታደስ ስሜት አለና እሱን ስሜት ስለምወደውና በደንብ ስለሚያነቃኝ። አዲስ ቦታ መሆኑ ለኔ የሚያዝናና ነገር ነበረው ማለቴ ነው። እና ለስራ መጓዝ በጣም ደስ የሚል ነገር ነው ይመስለኛል ደግሞ ብዙ ሰዎች ይወዱታል ብዬ ነው የማስበው። በተለይ ደግሞ እንደኔ አይነት አለቃ ካላቸው ከዛ ባለፈ ግን ላይወድበት የሚችሉበት ምክንያትም ሊያጋጥም ይችላል። አንደኛው ምንድነው? ቦታው ማይመች ቦታ ከሆነ በፊት የምትቸገርበት ቦታ ከሆነ ለምሳሌ በጣም ከፍተኛ ሙቀት ያለበት ቦታ ቢሆን ወይም ደግሞ ከፍተኛ ብርድ ያለበት ወይ ዝናብ ምናምን የሚፈራረቅበት አይነት ቦታ ቢሆን ምናልባት ከ ካለው የአየር ሁኔታ አንፃር ቦታውን ላትወደው ትችላለህ። ሁለተኛው ነገር ደግሞ ሰው ጉዞ ሲባል የሚታየው መዝናናት ጉዞ ሲባል የሚታየው በቃ ነገሮችን ማጣጣም አዲስ ቦታዎችን ማየት ምናምን ነውና ግን የምትሄደው ለስራ ነው። ስለዚህ ለስራ በምትሄድበት ሰዓት ለዛ ለዛ ነገሮች ምናልባት ጊዜ ላይኖር ይችላል ምክንያቱም ከዚህ የተነሳህበት ዋናው ምክንያት ለስራ እስከሆነ ድረስ ስራህን ነው ቅድሚያ መስጠት ያለብህ ማለት ነው የምትሰጠውም ለዛ ነው። እና ምናልባት ግን በዚህ በዚህ ምክንያቶች ሰዎች ለስራ መጓዝን እንደ እንደ ድስ ማይል ወይም ሊጣጣም እንደማይችል ነገር ሊያዩት ይችላሉ። ምናልባት ከዛ ባለፈ ግን እንድትወደው የሚያደርግልህ ሌላኛው ነገር የደሞዝ ጭማሪ አለው ማለት እንደ አበል ተደርጎ የሚሰጥ ተጨማሪው ገንዘብ አለ። የትራንስፖርት ወይም ይሸፍንልሃል እዛ ለምትቆይበት ነገር ይሸፍንልሃል ምናምን እና የምታወጣው ኤክስትራ ወይም ተጨማሪ ወጪ ላይኖር ይችላል። ተጨማሪው ወጪ ላለመኖሩ ብቻ ሳይሆን ደግሞ ብቻ ሳይሆን ደግሞ እንዳ አበልም ተጨማሪ ገቢ ሊሆንልህ ይችላል። እና በዛ በዛ ምክንያት ሰዎች ይወዱታል ብዬ አስባለሁ እኔም እንደ ሰው ጉዞም ምወድ ሰው ነው መጓዝ መሆን እወዳለሁ። አዳዲስ ቦታዎችን ማየት እወዳለሁ እና ለስራ ሲሆን ደግሞ በጣም እንዲህ አዲስ ሀይል የሚሰጥ ነገር እንደሆነ ይሰማኛል

ሙዚየም ምናምን መሄድ ትወዳለህ? ወይኔ በጣም በጣም ነው የምወደው በጣም ነው የምወደው። እንዴት ነው? ኬጂ እየተማርኩኝ እኛ የምንኖርበት አካባቢ ቅርብ አይደለም በርግጥ ገና ከተማው ጋር ትልቅ ሙዚየም አለ የሆነ የኢትዮጵያ ንጉስ የነበሩ ንጉስ የሳቸው ቤተ መንግስት የነበረ እንትን ነበረ ቤተ መንግስት አለ እሱን ቤተ መንግስት መጎብኘት። ለምሳሌ ለልደት በዓል አከባበር እንደ አንድ እንትን ይወሰን ነበረ ልጆች ሆነን ማለት ነው። እና ልደት በምናከርበት ጊዜ ለምሳሌ ዛሬም ከጓደኞች ጋር አዲስ ልብስ ለብሰን ነው ምናምን ኬክ እየበላን ምናምን ካከበረን በነጋታው ነጭ ልብስ እንደለበስን ምናምን የሀገር ባህል ልብስ እንደለበስን ወደ ሙዚየሙ እንሄድ ነበረ። እና የዛ ሙዚየም እንትን ተነስተን ፎቶ ተነስተን ምናምን ምናምን ነበር የምንመጣው እና እሱ እሱ ነገር ትዝ ይለኛል። እንደ ትዝታ ብቻ ሳይሆን በጣም ደስ የሚል ነገር ነው ሙዚየም መጎብኘት በጣም ደስ የሚል ነገር ነው። አንደኛው የድሮ ነገርን ማየት ማለት ነው እኮ በቃ ከዚህ በፊት አሁን እየኖርንበት ካለነው ዘመን በፊት ይኖሩ የነበረ ሰዎች አኗኗራቸውን አለባበሳቸውን የሚመገቡበትን ሳህን ሁሉም ነገር ታሪካቸውን ሌላው ቢቀር ከታሪካቸው በማየት ደግሞ ነገሮችን የማያዩበት መንገድ የሚያስቡበትን መንገድ ሁላ የማየት እድል የሚሰጥ ነገር ነው ማለት ነው። እና እጅግ በጣም ነው ደስ የሚለኝ እኔ ደግሞ ባህል እወዳለሁ ታሪክ እወዳለሁ ያለፈ ነገር መመልከት ደስ ይለኛል ምክንያቱም ምን ልንማርባቸው የምንችላቸው ብዙ ነገሮች አሉ ብዬ ስለማምን ማየቱ ደስ ይለኛል። መመርመሩ ደስ ይለኛል ለመረዳት መሞከሩ ያለው ነገር በጣም ነው እጅግ በጣም ነው የምወደው። እና ሙዝየም ስናይ የምጠይቀዋ ልጅ ነኝ እጠይቃለሁ። ለምን እንደዚህ አደረጉ ለምን እንደዚህ አሰቡ ከዛ ሀሳባቸው ይገርመኛል። ያ ያሰቡት ነገር ደግሞ ለማሳካት ምን እናድርግ ምን እንዳደረጉ ሳውቅ ደግሞ የበለጠ አገረምባቸዋለው። ሌላው ቢቀር ቤተ መንግስታቸውን የሰሩበትን ነው መንገድ እና ቅርጹ በጣም ነው የሚደንቀው እና በጣም ነው ደስ የሚለው እና ያንን ማየት በራሱ የሚሰጠው የሆነ ግርምት አለ የሆነ መደነቅ ውስጥ ስለሚከተኝ ያን ነገር እወደዋለሁ። በጣም ከዛ ባለፈ ደግሞ እንደ ቅርስም እንደ ሙዚየም ደግሞ የተቀመጡ በጣም ብዙ ቦታዎች አሉ የተሰሩ ከዚህ በፊት ኢትዮጵያን ጨምሮ ሌሎች ሌሎች አለማት ሲጠቀሙበት የነበሩትን ነገሮች አንድ ላይ ተሰብስበው ለቱሪስት የሚያሳዩ የሚጎበኙ ነገሮች አያለሁ። እና እነዛን ነገሮች መመልከት እንዳልኩት እጅግ በጣም የሚያዝናና እጅግ በጣም ደስ የሚል እጅግ በጣም ደግሞ ሀሳብ ውስጥ እንድትገባ የሆነ ማስተንተን ውስጥ እንድትግባ እንድትገባ የሚያደርግ ነገር ነው ብዬ ነው የማስበው። እና እኔ ደግሞ እንደግለሰብ በጣም ነው የምወደው የድሮውን ማየት በጣም ነው የምወደው። እንዴት አሰቡት እላለሁ ብዙ ነገር እንዴት አሰቡት ያን ጊዜ እንዴት እንዲ መጣላቸው እንዴት እንዲ አደረጉት እንዴት ደግሞ ስለራሳቸው የነበራቸው ምልከታ በዛ ላይ ደግሞ የራሳቸው የሆነ ነገርን እንዴት ይወዱ እንደነበር ሳይ በጣም ነው የሚደንቀኝ። አብዛኛው የድሮ ሰው በቃ የራሱን የሆነ ነገር ይወዳል የባህል ልብሱን ይወዳል የሚጠቀምበትን እቃ ይወዳል። ከጭቃ የሚሰራውን ማንኛውም እቃ ይወደዋል ያከብረዋል ምናምን እና ለራሳቸው የነበራቸው አክብሮት እንደገና ደግሞ ለአዳዲስ ነገሮች የነበራቸው ክፍት መሆን ደግሞ የሚያደንቅ ነገር ስለሆነ ይሄን ነገር እንደ ሙዚየም እንደመመልከት እነዚህን ሁሉ ነገሮች እንደመመልከት ነው። እና በጣም እጅግ በጣም የሚያዝናናኝ ነገር ነው ደስ የሚለኝ ነገር ነው። ሳደርግም ካደግኩ በኋላ እንዳልኩት አቅራቢያችን የምኖርበት ከተማ ትልቅ ሙዝየም ትልቅ ቤተ መንግስት አለን እንደ ሙዝየምም ነው እና እሱን ማየት በጣም ደስ የሚለኝ ነገር ሆኖ አግኝቼዋለሁ በጣም።

መብረቅ ትፈራለህ ወይ? መብረቅ የሚያስፈራ ነገር ነው። በጣም የሚያስፈራ ነገር ነው። እኔ ሁሉንም ለመናገር ድምፁ ባይኖር መብረቅ አያስፈራኝም ነበር። ምክንያቱም ሰማይ ላይ የሚያሳየው ትእይንት በጣም ነው ደስ የሚለኝ ሳየው ማለት ነው። ግን ድምፁ አለ በጣም ይሄ ምንድነው? እኔ እንጃ ብቻ በጣም የሚያስፈራ ድምጽ አለው የመብራቅ ራሱ የሆነ ድምጽ አለው። የነጎድጓድም አይነት ከዛም የሚያልፍ ይሁንም ይፈነዳል የሚመስል ነገር እሱ ያስፈራል እሱ ያስፈራል። ከብርሃኑ ጋር ከመብረቁ ከብርሃኑ ጋር ሰማይ ላይ የሚፈጥረው ብርሃን የለም። ከዛ ብርሃን ጋር ደጋዴሙ ድምጽ ተጨምሮ የሚያስፈራ ነገር አለ እውነት ለመናገር በጣም ነው የሚያስፈራው። ከዛ ባለፈ ግን የሞተ ሰው እኮ አለ። እኛ አካባቢ አይደለም ግን እኔ ሰምቼ አውቃለሁ። የሆነ ሰውዬ ይመስለኛል ከስራ እየተመለሱ ነው ምናምን ነው እና ዝራ አለኛው የዘና በገን ቤታቸው መድረስ ስለፈለጉ ዝም ብለው እየሄዱ ምናምን ነገር መንገድ ላይ የሆነ መብረቅ መቷቸው ሞሰው ተገኝተዋል። መንገድ ላይ ምናምን ነገር አይነት ታሪክ ሰምቼ አውቃለሁ እና የሚያስፈራ ነገር ነው። እኛ አካባቢ ደግሞ ምንድነው? የሚደረገው መብረት ሲመጣ ጸሎት ነው የሚደረገው። በቃ ምክንያቱም ብርሃን ነው። እንደምታውቀው የብርሃን ፍጥነት ማንኛውም ነገር አልፎ ሊገባ ይችላል። እና ተብሎ ነው የሚታሰበው እና እኛ ጋር መስታወትም ቢሆን ግድግዳም ቢሆን ምንም ነገር አታመልጠውም። ከመብረቅ ምናምን ነው የሚባለው እና ስለዚህ ያንን ነገር አልፎ ሊገባ ይችላል ሊጎዳ ይችላል አይነት ነገር ነው። ስለዛ እኔ ያስፈራኛል። እውነቱን ለመናገር ቅድም እንዳልኩት ሰማይ ላይ የሚፈጥረው ብርሃን የሆነ ብልጭ የሚለው ነገር በጣም ነው የሚያምረው በጣም ነው የሚያምረው በተለይ ከመስኮት ሲታይ በጣም የሚያምር ነገር ነው። ግን ደግሞ እውነትን መናገር ያስፈራል እውነት ያስፈራል

የምወደው ፊልም ምንድነው? እኔ በጣም የምወደው ፊልም ብዙ ሰው ታይታኒክ ሊል ይችላል ልክ ናቸው ደስሚል በጣም አሪፍፊልም ነው። እ ሌላ ሰው ደግሞ እንደ ኖትቡክ ሊል ይችላል ደቫው በጣም ብዙ ሰው የሚወደው ፊልም ነው። እኔም ጨምሮ እርግጥ ነው። ግን እኔ በቃ እስካሁን ሰው ሲያወራው አልሰማሁም እውነቱን ለመናገር ስለዚህ ፊልም እና በጣም ነው የምወደው። ልጅቷን በጣም ነው የምወዳት። ታሪኩ ምንድነው የፊልም እርዕስ? ዘ ኤጅ ኦፍ አደላይን ነው የሚለው ዘ ኤጅ ኦፍ አደላይን። እና እኔንጃ ልጅቷን በጣም ነው የወደድኳት ሺ ኢዝ ሶ ጎርጀስ በጣም ነው የምታምረው። ማማሯ ብቻ ሳይሆን በቃ ትወና ትችላለች። እ ትወናዋ በጣም ነው የሚያምረው። ስታወራ ያላት ማለት ምታወራበት መንገድ ምናምን በጣም ነው የሚያምረው። ቅር ያሉኝ ነገሮች አሉ በርግጥ ስለ ፊልሙ ግን። ትንሽ ስለ ፊልሙ ታሪክ ለመንገር ያህል ታሪኩ ስለለምንድነው? የፍቅር ታሪክ ነው የፍቅር ፊልም ነው። ከዛ ግን ምን ልጅቷ በሆነ የመኪና አደጋ ምክንያት ይሄ በቃ ጭንቅላቷ ላይ የሆነ ነገር ተፈድሮ ብቻ ማርጀት አትችልም ሆና ትቀራለች ማለት ነው። በቃ ማርጀት አትችልም ማንኛውም አይነት የእርጅና ላይ የሚታዩ ምልክቶች ለምሳሌ ሽበት የቆዳ መሸብሸብ ምናምን ይሁን እርጅት የማለት ነገር ምናምን አይታይባትም ማለት ነው። ከዛ በኋላ እና ለመቶ ምናምን አመታት ነው የምትኖረው ልጅቷ። እና ምንም አይነት የእርጅና ምልክት አይታይባትም ምክንያቱም በደረሰባት አደጋም በለው ጥሩ ነገር አላውቅም። ብቻ በዛ ምክንያት እ እንትን ማለት አትችልም ማለት ነው። ማርጀት አትችልም ልጅቷ። ከዛ በዚህ ምክንያት በቃ ከምትኖርበት አካባቢ ትገለላለች በጣም የተለያየ ቦታ ትሄዳለች ልጇ ራሱ አርጅታለች ማለት ነው። የራሷ ልጅ ራሷ ከዛ ሰዎችን አዳዲስ ሰዎችን ስታስተዋውቅ ለልጇ እንትን ነች እያለች ነው የምታወራው ማለት ነው። አያቴ ነች ምናምን የዚያን ያህል ነው የማታረጀው። የገዛ ልጇ አርጅታ አያቴ ናት ብላ እስክታስተዋውቅ ድረስ ልጅቷ አታረጅም ማለት ነው። እና እንዲህ ሆና ምናምን እየቀጠለችው ያለ በሆነ አጋጣሚ። እንደተለመደው በቃ ብዙ ቦታ ነው የምትቀይረው ከሆነ አመታት በኋላ የሆነ ቦታ ላይ መቀመጥ አትችልም። እና ወደ አዲስ ቦታ ትሄዳለች። ምናምን ከዛ የሆነ ልጅ ትታወቃለች ምናምን ላይፍ ስታይሏ በጣም ነው ደስ የሚለው ምክንያቱም እ በእ መጽሐፍ አካቢ ነው የምትሰራው። ታነባለች ውሻ አለቻት ምናምን ምናምን ነው እና። ከዛ ከዛ ልጁ ጋር ትተውቃለች ማለት ነውና ይዋደዳሉ ምናምን ምናምን። ፍቅር ይጀምራሉ ግን እሷ ፈራ ተባ እያለች አይነት ነገር የለም። ምክንያቱም በቃ ትልቅ ነገር ነው ብለን ስላሰበች ያለማርጀቷ ጉዳይ ማለት ነውና። ከዛ በመጨረሻ ላይ ምን ይሆናል? ልጅ ወንድሙ አሜን ቤተሰቦቹን ሊያስተዋውቃት ይዟት ይሄዳል ቤተሰቦቹ ጋር ማለት ነው። ቤተሰቦቹ ጋር ሲወስዳት ለካ አባትየው ከዚህ በፊት ታፈቅረው የነበረለች ሆኖ ታገኘዋለች ማለት ነው። እሱ አርጀቶ ምናምን ትልቅ ሰውዬ ሆኖ በጣም ነው የሚያስቅ። ፈልሙ እና ያ ከዚህ በፊት ፍቅረኛዋ የነበረ ልጅ አርጂቶ ነው የልጁ አባት ሆኖ ምታገኘው ማለት ነው። ይሄ አዲስ ፍቅረኛው አባት እና በጣም ስታየው በጣም ትደነግጣለሽ ምናምን ምናምን እውነተኛ ስሟን ነው የተናገረችው ለልጁ ማለት ነው ለአዲስ ፍቅረኛዋ። ከዛ ሰውየው ደግሞ ምክንያቱም ከዚህ በፊት የወዳት የነበረው ሰውዬ ደግሞ እም በእሷ ስም የሆነ ድርጅት እንደ እኔንጃ እንደ ቲም ነገር ነው ብቻ ፈጥሮላት ነበርና ስለእሷ ስለዛ ስም ብዙ ነገር ያወራላቸው ነበረ ማለት ነው። ለልጆቹና ለሚስትየው ለአዲሷ ሚስቱ ማለት ነው። እና እንትና ነኝ ምናምን ብላ ስሟን ስትናገር በጣም ይደነግጣል ማለት ነው። የት? ነው የምትኖሪው ምናምን ብዙ ነገር ይጠይቃታል ምናምን በቃ ሰውየው በጣም ኪሪዮስ የሆነም በጣም ይሳባል ምናምን ነገር ነው እና መጨረሻ ላይ በጣም ትፈራለች ራሷን ታጋልጣለች እንደዚህ ነኝ ምናምን ትላለች። እና በጣም የሚያምር በጣም የሚያምር ፊልም ነው። እንዳልኩት ደግሞ ልጅቷን በጣም ነው የምወዳት እርስ በእርሳቸው ያለው ይሄ ፍቅር ምናምን ቢዙ አይደለም እንደሌሎቹ አይደለም እንደዛ መሆኑ ግን በጣም የሚያምርና የወደድኩት ፊልም ነው

ምን አይነት ሙዚቃ ትወዳለህ? ሙዚቃ እወዳለሁ በአጠቃላይ በአጠቃላይ ሙዚቃ በጣም ነው የምወደው ያው በጣም የሚያዝናና በጣም ደስ የሚል ነገር መሆኑ ሁሉ ሰው ያውቀዋል ይረዳዋል ብዬ አስባለሁ እኔም በጣም የሙዚቃ አፍቃሪ የሙዚቃ ወዳጅ አዲስ የወጣ ሙዚቃ ምንድነው የማያ የማያስመልጠኝ አይነት አይነት ሰው ነኝ በጣም ነው የምወደው እና ከመውደዴ የተነሳ በቃ አዲስ በወጣ ቁጥር መስማት አለብኝ አይነት ነገር ነው እና በጣም ነው የምወደው እና ይመስለኛል ደግሞ ብዙ ከመስማቴ የተነሳ በጣም እንደዚህ ይሄን አይነት ሙዚቃ ነው ብዬ አንድ የምነጥለው ሙዚቃ የሙዚቃ አይነት ያለው አይመስለኝም ግን ደግሞ ሬጌ ይመቸኛል ያውው ልወደው የምችለው እንደውም የምጠላው የሙዚቃ አይነት ይሄ ሮክ ምናምን የሚባለው ነገር ነው ሮክ ብዙ አልወድም በጣም ድምፁ ይረብሸኛል ምናምን ለረጅም ሰዓት የሆነ ይሄ ፓፕ የሚያደርገው አይነት የክፍተኛ ግምት ክፍተኛ ፍጥነት ያለው ሙዚቃ ስለሆነ ሮክ የሚባለው የሙዚቃ አይነት አልወደውም ከዛ ውጪ ባሉት ግን እወዳለሁ ማንኛውም አይነት ሙዚቃ እሰማለሁ የዘመናዊ የሚባለው ሙዚቃ እሰማለሁ ሬጌ ሙዚቃ በጣም ነው የምወደው አፍሮ ቢት በጣም ነው የምወደው ስሎ ሙዚቃዎችን በጣም ነው የምሰማው አር ኤንድ ቢ ሙዚቃዎችን በጣም ነው የምሰማው ምናምን እንደውም አሁን ትዝ አለኝ አርኤንድቢ ነው በጣም በማንኛውም ሰዓት በማንኛውም ሰዓት የትኛውም አይነት ስሜት ውስጥ ብሆን ልወደው የምችለው ሙዚቃ አርኤንድፒ ሙዚቃ ነው በጣም ነው የምወደው የረጅም ጊዜ የሪያና እና የክሪስ ብራውን አድናቂ ነኝ ስለ ሪያና በጣም የረጅም ጊዜ ማለት ላይፍ ታይም የዘላለም አድናቂዋ ነኝ እና በጣም ነው የምወዳት በጣም ነው የማደንቃት እና አር ኤርኤንድቢ ልል እችላለሁ እንደ አንድ ማንሳት ካለብኝ እሱን ነው ላነሳ የምችለው ከዛ ውጪ ግን ይሄን የሙዚቃ አይነት በተለየ እወደዋለሁ የምለው ያለ አይመስለኝም ሁሉንም ነው የምወዳቸው ሁሉንም ነው የምዝናናባቸው እንደሚታወቀው ሁሉም የተለያየ ስልት ነው ያለው ምናምን እና እኔ ከሙዚቃ ይልቅ እንደውም ሙዚቀኛ ማደንቅ ይመስለኛል ማለት የእንደዚህ አይነት ሙዚቀኞች ከዛ የሪጌ ሙዚቀኞች ይደንቁኛል አይገልጸውም ይገርሙኛል አይገልጸውም በጣም ነው የምደነቅባቸው ፓሽናቸው በጣም የተለየ ነው ከ ከሌላው ሙዚቀኛ ወይም ከሌላው አርቲስት በጣም የተለየ ነው

ምን አይነት ቦርሳ ትጠቀማለህ? በተለይ ጊዜ የተለያየ አይነት ቦርሳ ውጪ ነው የምትጠቀመው እና ለምሳሌ ወደ ስራ የምሄድብህ ጊዜ ጥልቅ ያለ ቦርሳ ነው የሚያዘው ምክንያቱም ኮምፒውተሬን ተጨማሪ የውጪ የገንዘብ ቦርሳ ምናምን ኤቲኤሜን መታወቂያዬን ምናምን የሚይዝባቸው እንደዋሌት አይነት ቦርሳዎች አሉኝ ከዛ ውጪ ደግሞ ቀን ሙሉ ልውልብህ የምችል አሁን አንዳንድ ኮስሞቲክሶችን ምናምን ስለሚይዝበት ተለቅ ያለ ቦርሳ ነው የምጠቀመው አብዛኛው ጊዜ ወደ ስራ ስሄድ ከዛ ውጪ ባለው ለምሳሌ ለመዝናናት ከሆነ ከጓደኞቼ ጋር ወጣ ለማለት ከሆነ የምወጣው ግን አነስ ያለው ትናንሽ መዘናጫ አይነት ቦርሳዎችን ነው ይዤ የምወጣው በአብዛኛው እነዚህ ቦርሳዎች እወዳቸዋለሁ ግን እኔ እንደ እንትን እንደ እንትን አይደለሁም በቃ እንደ የተወሰነ ነገር ይዤ መውጣት የምንችለው አይነት ሰው አይደለሁም በየትኛውም ሰዓት የሆነ ሀሳብ ሊመጣልኝ እሺ እልና መጽሐፍ ፈልግ ይሆናል እና ምናምንና ማስታወሻ ግዴታ ነው እስክርቢቶ ልይዝ ግዴታ ነው እንዳልኩት ደግሞ የትንንሽ ኮስሞቲክሶችን ይይዛል ሽቶ ይይዛል ሎሽን ሰንስክሪን ትራፕ ስቴት ምናምን ብዙ ነገር ነው የሚይዘው ጥላ ብዙ ነገር ስለሚይዝ እነዚህ ተለቅ ያሉ ቦርሳዎች በጣምም ተለቅ ያሉ አይደሉም ምክንያቱም የሆነ ሸክም ምናምን እንዴ እንዴት መሰልብኝ አልፏል እንዴት መሰልብኝ የምጫ ሳይሆን የሆነ መሸከም አልፈልግም ስለዛ በተቻለ መጠን ኦርጋናይዝድ ለማድረግ እሞክራለሁ ከዛ ውጪ ግን ተለቅ ያለ ቦርሳዎች መያዝ ነው የሚመቸኝ እንዳልኩት እስካርፍም እይዛለሁ ቦርሳዬ ውስጥ እንዴ ብዙ ነገር ነው የምይዘው እንዴ እና እነዛ እነዛ ነገሮችን ለመያዝ እንዲያመቸኝ በማለት እነዚህን ተለንቼ አሉ ግን የሚያዘንቱ የሚያዘንተው ከስታይል ጋር ከስታይል ያልወጡ ግን ደግሞ እንዲሁ የሚያዘንጡ የሚያምሩ ሲታዩ የሚያመሩ ቀለማቸው ስታይላቸው ስታይላቸው ሁሉም ነገር የሚያምር አይነት ቦርሳዎችን ነው ብዙ ጊዜ የምመርጠው እና ያው የቦርሳ ማላማ እሺ ይመስለኛል ግን እርግጥ ነው በጣም ቦርሳ በጣም የሚያዘንጥ ነገር ነው በጣም የሚያዘንጥ ነገር ነው የሆነች ሴት ከላይ እስከታች ሽክ ብላ ቦርሳ ባትይዝ ምንም አይነት ቦርሳ እጇ ላይ ባይኖር በቃ ደስ አይልም እንትኗ ዝነጣዋ ሙሉ አይሆንም እና ስለዛ እኔም በተቻለኝ መጠን ለመውጣት ሳስብ ከለበስኩት አለባበስ ጋር እሚሄሄድ ቦርሳ መያዜን እርግጠኛ እሆናለሁ በአብዛኛው ጊዜ እና ቦርሳ ይዛለሁ የምታውቀው ሴት ስትሆን ሁሉም ነገር እንትን ይላል ያሳስብህ ማሳሰብህም በቃ ይሁን እንትን እንዲህ ትፈልጋለህ ወጥ እንዲህ ትፈልጋለህ ስታየው ለራስህ የሚያምር ነገር እንዲሆን ትፈልጋለህ እና እኔም እንደዛው ሳይ ራሴን በጣም እንዳማረብኝ ማወቅ ማየት እፈልጋለሁና ቦርሳዬም ከምዘንጥባቸው መሳሪያዎች አንዱ ነው በቃ ከጫማ ቀጥሎ በጣም የሚያዘነጥ የሚችል ነገር ነው ብዬ የማስበው ቦርሳ ነው እና በተቻለኝ መጠን ቦርሳን በጣም ትኩረት አድርጌ ነው የምገዛው በጣም ትኩረት አድርጌ ነው የምለብሰው እንዳልኩት ደግሞ ከሚሄድበትም ቦታ ከምሰራበትም ነገር ሁሉ እንደ እንትን ከዛ ሀሳቤ ውስጥ ከትቼው ነው የምሄደው ማለት ነው የምሄደው ለምንድነው የምሄደው ምን ምን ቢይዝ ነው አሪፍ የሚሆነው ምናምን የሚለውን በስነ ስርዓት አስቤ ነው የምወጣው ቦርሳዬ ከአለበሴ ውጭ ማለት ነው ከዛ ባለፈ ደግሞ የለበስኩት ልብስ ከቦርሳው ጋር ይሄዳል ወይ በጣም እንዳመረ ያደርገኛል ወይ ብዬ የማስበውን አይነት ቦርሳ ነው በብዛት የምትጠቀም

ዜናውን ከየት ታገኛለህ? በዚህ ዘመን በጣም ብዙ የመረጃ ምንጮች አቻ ያሉት። ድሮ እንደ ድሮ አይሆንም እንጂ ድሮ እኮ እንትን ነበር አይደል? ወይ ዜና ወይ ሬድዮ ነው? ወይ ደግሞ የቴሌቪዥን አንድ የመንግስት የቴሌቪዥን ጣቢያ ይኖራል። ከእሱ ነው ዘይናውንም። ማንኛውም አይነት መረጃም። የሀገር ውጭም የሀገር ውስጥም መንግስታዊ ወይ ፖለቲካዊ ስለ ኢኮኖሚ ስለ ቴክኖሎጂ ስለ ምንም አይነት ነገር የምትሰማው በነዛ። የቴሌቪዥን እና የሬዲዮ ጣቢያዎች አሞቃኝነት ነበር። አሁን ላይ ግን በጣም ብዙ በጣም ብዙ እንደውም አሁን ላይ የመረጃ ምንጮች ከመዛታቸው የተነሳ ሰውን የሚያደናግሩ የሚያጭበረብሩ። ከዛም አልፎ ደግሞ ለራሳቸው የገንዘብ ማግኛ ምንጭ አድርገውት። የትለያይ የውሸት መረጃዎችን እያሰራጩ ብዙ ሰዎች እንዲረበሹ። እንዲጠይቁ ምን ተፈጥሮ ነው ብሎ እንዲረባበሹ። እንዲጫናቁ ከዘመጣም ሲያልፍ ደግሞ የግለሰቦች ህይወት ሲበጠበጥ በተለይ ታዋቂ ሰዎች ህይወት በጣም በሚያሳዝን ሁኔታ ደግ ላይ ሲጣል። ለቤተሰቦቻቸው ድንጋጤን ሲፈጥር እያየን ነው በብዛት እና። እንደውም ከእንትኑ ከመብዛት የተነሳ ማለት ነው። የመረጃ ምንጩ ከመብዛት የተረሳ እንደዚህ ሁሉ ችግሮች አሁን ላይ የሰማንነው የምንገኘው እና። እኔ ግን በጣም ምንድነው የምንድነው የመረጃ ምንጬ ብዬ የማስበው አሁን ላይ ቲክቶክ ነው። በጣም ለብዙ ነገር መረጃው የሚሰጠኝ በጣም ስለብዙ ነገር የሚሰጠኝ ቲክቶክ ነው። ግን እንደሚታወቀው ቲክቶክ ላይ የሚለቀቁ ቪዲዮዎች በጣም አጭር ጋር መሆናቸው የተነሳ አጠቃላይ የዜናውን ሀሳብ ወይም የመረጃውን ሀሳብ ለማግኘት በጣም ያዳግታል። ከእንትን ከመማቸው የተነሳ በጣም ከማጠራቸው የተነሳ ዜናዎቹና ግን ምንድነው የማደርገው? ከቲክቶክ ተነስቼ ስለ ዜና ወይም ስለ መረጃው ሰፋ ያለ ማብራሪያ ወይ ደግሞ የተሰረረው የተሰሩ ሌሎች የዩቲዩብም ሌሎች ቪዲዮዎች ካሉ አያለሁ። ከዛ ባለፈ ደግሞ ሚኒስትሪ ሚዲያም ይከታተለው እከታተላለሁ በብዛት እንደውም አሁን ትንሽ ጊዜም እያጣሁ ነው። በርግጥ ጊዜም እያጣሁ መጣሁና ዜናም ቴሌቪዥንም የማየት ድሌ ትንሽ እየቀነሰ መጣ እንጂ። ከተወሰነ አመታት በፊት በጣም የዜና ተከታታይ የሚባል ሰው ነበርኩኝ። እና ዜናውን በአብዛኛው ከሚኒስትሪ ሚዲያ ወይም የመንግስት ሚዲያ ዜናው ከሌሎችም የግል የቴሌቪዥን ጣቢያዎች አገኘን ነበረ። እና እነዚያ እነዚያ ምንጮች ነው በብዛት የምጠቀመው ከዛ ግን እንደሚታወቀው የሆኑ ሰው ማለት ስለ ምንም ነገር አልሰማሁም ማለት አይችልም። ምክንያቱም በጣም ብዙ ነገር ኢንተርኔት ላይ አለ በጣም ብዙ መረጃ ኢንተርኔት ላይ አለ። ማንኛውም ስለ ማንኛውም ሰው የተወራውን ዜና በቀላሉ ኢንተርኔት ላይ ልታገኘው ትችላለህ እና። እኔ የማገኘሁት የማገኘውም በብዛት ከኢንተርኔት ነው ማለት ነው እና። እንደ ጆብ ቀላል አንድ ድሮ ከባድ አይደለም መረጃ ማግኘት ዜና መስማት እንደ ድሮ ከባድ አይደለም። የሰዓት መጠበቂያ አያስፈልግም በማንኛውም ሰዓት መረጃ የማያቃብሉ በጣም ብዙ ምንጮች አሉ ቲክቶክን ወይም ሶሻል ሚዲያን ጫምሮ። ራስህ ራሱ ፈልገህ ማግኘት ትችላለህ ማንኛውም አይነት መረጃ እንዳልኩት። በጣም ኢንተርኔት በጣም ነገሮችን ቀላል አድርጓቸዋል እንደሚታወቀው እና። እኔም እነዚህን መረጃዎች የማገኘው ወይም ዜናውን ማገኛ ከተለያየ ሶሻል ሚዲያ ከዛ እነዛን የሶሻል ሚዲያ ዜናዎች አይቼነው ወደ ዜና ወይም ወደ ቴሌቪዥን ወይም ወደ ራዲዮ ፕሮግራሞችም መሄዱ ማለት ነው። በብዛት እንደ የመጀመሪያው የመረጃ ምንጭ የምወስደው ግን ቲክቶክን ነው።

የድምጽ መልእክት ልክ አለ። የድምጽ መልእክት አዎ እጠቀማለሁ በብዛት እንደውም ከእንትን ቀጥሎ ከ ስልክ ከመደወል ቀጥሎ በብዛት እምጠቀመው የስልክ የድምጽ መልእክትን ነው። አዎ በብዛት ከጓደኞቼም ጋር ቅርብ ቦታ ካሉ እሩቅም ካሉ ጓደኞቼ ቤተሰቦቼ ጋር እምገናኘው በድምጽ መልእክት ነው። እንደሚታወቅ አሁን ላይ በጣም ብዙ በጣም ብዙ የፖለቲካ የማህበራዊ ሚዲያ የድምጽ መልእክት መላላኪያ አፕልኬሽኖች አሉ ፕላትፎርሞች አሉ። እና እነዛን ፕላትፎርሞች በመጠቀም የድምጽ መልእክት ከምወዳቸው ሰዎች ጋር እላላካለሁ። በየጊዜው አንዳንድ ጊዜ እንዲያውም በጣም በየቀኑ ሙሉ ሁሉ ላወራ እችላለሁ በድምጽ መልእክት ብቻ ማለት ነው። እና የተላከልኝን እየሰማሁ እንደገና ደግሞ እኔም ለራሴ ሌላ እየላኩኝ ምናምን ለረጅም ሰዓታት በቃ ሙሉ በምችለው ደረጃ ለረጅም ሰዓት ላወራ እችላለሁና። አንዳንድ ጊዜ በስልክ ከጓደኛዬ ጋር የመገናኘት እድሉ በጣም ሲያንስብን። ሲያንስን ምን አናደርጋለን በቃ የሆነ ሰዓት ላይ እንመድብና በድምጽ በድምጽ እየተላላክን ምናምን እንደ መመካከር አይነት ነገር የለም? ወይ ስለ ስሜቷ ትነግረኛለች አልያ ደግሞ እኔ ስላለሁበት ስሜት ሊሆን ይችላል። እምናወራው ብቻ ግን ለረጅም ሰዓት ድምጽ እየተላላክን ማውራት እንችላለን ሀሳባችንን መገላለጽ እንችላለን። እና በብዛት ነው እምጠቀመው ከእንዳልኩት ከስልክ ተደዋውሎ ከማወራው ሰዓት ባለነሰ በድምጽ መልእክት አወራለሁ። ከጓደኞቼ ጋር ከብዙ ከብዙ በጣም ብዙ ጓደኞቼ ጋር የድምጽ መልእክት እላላካለሁ። በዛ ላይ ደግሞ አሁን ላይ እንዲያውም የስራ ግሩፖቹ ሁላ እየተፈጠሩ እነዚህ ፕላትፎርሞች ላይ ስለ ስራ አዲስ ነገር ካለ ምናምን ይላላካል ማለት ነው። ሰው የድምጽ መልእክት እየተላላክን ስለ ስራ አዲስ ነገር ካለ ልክ ድሮ ቴክስት ምናምን ወይም የጽሁፍ መልእክት እንጽፍ እንደነበረው በመደበኛነት አሁን ላይ ግን። የድምጽ መልእክት እየተላለክን በቀላሉ ምን እያሰብን እንዳለ አዳዲስ ለውጦቹ ምን እንዳሉ ምክንያቱም ሁሉም ሰው አሁን ላይ በጣም ቅርብ ነው ብዬ አስባለሁ። ለኢንተርኔት ከመቸውም ጊዜ በላይ እና ከባድ አይደለም ኢንተርኔት አቅርቦቱ ማግኘት ከባድ አይደለምና ያንን የኢንተርኔት አቅርቦት በመጠቀም ብዙ ሰዎች የ የድምጽ መልእክት እርስ በእርስ ይላላካሉ እኔም እንደ አብዛኛው ሰው የድምጽ መልእክቴን እየተላላኩኝ ልውል እችላለሁ። የምር ልውል እችላለሁ አሁን ምንድነው ትዝ ያለኝ አሁን ከጠቀስኳት ጓደኛዬ ጋር ለረጅም ሰዓት እናወራለን የድምጽ መልእክት ለረጅም ሲባል በቃ ለረጅም ለሰአታት ማለት ነው። ከአራት እስከ አምስት ከዛም በላይ ለሆነ ሰዓታት በድምጽ መልእክት እናወራለን እና ልክ እንደ መሰብሰብ አይነት ነው ወይም ደግሞ ልክ አብረን ሆነን እንድምናወራው አይነት ነው ስሜቱ በቃ ትክክለኛ እየተሰማኝ ያለውን ስሜት ነው። እምጽፍላት አይ ሚን ድምፄን እምቀዳላት አሁን ላይ እየተሰማኝ ያለውን ስሜት እያካተትኩ ነው። እሷም በተመሳሳይ እየተሰማት ስላለው ስሜት ነው እምትልክልኝ ምናምን እና በጣም ደስ እሚል ጥቀሜታ ያለው ነገር ነው። ማለት ቀረቤታን ይፈጥራል በቃ ቀርቤታን ይፈጥራል አንዳንድ ጊዜ ደግሞ እንትኑን ያደክማል አይደል በስልክ ማውራት ያደክማል። በተለይ ለዛን ያህል ሰዓት በስልክ ማውራት አትችልም በቃ ጆሮ ሁላ ሊያምም ይችላል። እና ያንን ለመከላከል እኔና ጓደኛዬ የምንመርጠው የድምጽ መልእክት እርስ በእርስ በመላላክ ረጅም ሰዓትን ለማውራት ያመቸናል ማለት ነው። ሁለታችንም አንድ አይነት

ያድርጅ ዝግጅቶችን ትሳተፋለህ ወይ? አዎ። ያድርጅ ዝግጁ እሳተፋለሁ። በረንገት በብዛት ይደረጋል ብዬ ለማውራት አልችልም ግን በሚዘጋጅባቸው ጊዜያቶች ሁሉ ተሳታፊ ነኝ። እንደውም ከቅርብ አለቃየ ጋ ጋር በቅርበት ስለምናወራ ስለዚህም ስለእነዚህ ዝግጅቶች በቅርበት የሚያወራው ከእኔ ጋር ነው። በአጠቃላይ የዝግጅቱ ይዘት። ዝግጅቶቹን በአጠቃላይ እኔና ሌላ አንድ ጎደኛዬ ከቅርብ አለቃችን ጋር አንድ ላይ ሆነን ነው የምናዘጋጀው። በብዛት እነዚህ ለእነዚህ ብዙ ምክንያቶች ሊኖሩ ይችላሉ ከ ከ ሃይማኖታዊ በዓላት ሊኖሩ ይችላሉ። ከዛ ባለፈ ደግሞ የድርጅቱ የምስረታ በዓል አለ። በጣም በትልቁ የሚከበር እና ሰራተኛውን በአጠቃላይ ደግሞ በጉጉት ልበለው የሚጠብቀው ወይም በተለየ የሚጠብቀው። ምንድነው የሚያደርገው መሰለህ ያንን ጊዜ። ከምግብ ከመጣጡ በላይ የድርጅት ሰራተኞች አንድ ላይ ተሰብስበው የመብላት የመጠጣት ከዛ ደግሞ የአመቱ ምርጥ ሰራተኛ ተብሎ የሚሸለምበትም ጊዜ ያ ጊዜ ነውና። ይመስለኛል በጣም ብዙ ሰራተኛ ራሱን እንደምርት ሊያስብ ይችላል። ከዛ ባለፈ ደግሞ የሚጠበቁ ደግሞ የሆኑ ሰዎች ሊኖሩ ይችላሉ። ሁለቱም ሶስትም እና እነዚያን አልፎ አንድ ሰው ሲሸለም በራሱ የሆነ ምንድነው የሚያጓጓ ነገር አለው መሰለኝ። እና እኔን እንጠብቃለን። እና እንደዚህ አይነት ዝግጅቶች ይከናወናሉ። እና እንደዚህ አይነት ዝግጅቶች እንደሚታወቀው ሰራተኛው እርስ በእርስ እንዲታወቅ ከስራ ውጪ አለፍ ያለ የተዝናኖት አይነት ስሜት እንዲሰማ እርስ በርስ ያለውን ቀረቤታ እንዳያጠነክር የሚያግዙ ነገሮች ናቸው። ብዬ አስባለሁ። ምናልባት በብዙ ድርጅቶች ላይ የተለመደ ሊሆን ይችላል። ግን ሰራተኛው ሊወደውና ረጅም ሰዓት ሊያሳልፈው በሚችል መጠን ይደረጋሉ ብዬ አላምንምና። እና የኛን ግን በጣም በአሪፍ ዝግጅት ረጅም ጊዜ ዝግጅት ተዘጋጅተንበት የምናደርገው አይነት ነገር ስለሆነ በብዛት ሰራተኛው ይዝናናበታል ይወደዋል። ከዛ ባለፈ ደግሞ ርስበርስ ረጅም ማለት ማንገናኝበት ጊዜ ሊኖር ይችላል። በርግጥ አብረን እየዋልን ግን ስለ ነገሮቻችን ደግሞ ከስራ ውጪ ያለውን የእርስ በእርስ ሀሳብ ላንተዋወቅ እንችላለን ረጅም አመትን ቢሆን አብረን የሰራነው ማለት ነው። እና በእነዚህ ዝግጅቶች መሃል ግን ስለብዙ ነገር የማውራት እንደገና ደግሞ ከመደበኛ ከሆነ የስራ ወሬ ያለፈ የሚያዝናና ቀልዶችን እርስ በእርስ እየተጨዋወትን እያወራን እንድንቆይ የሚያደርጉ። ለዛ የሚያግዙ ለዛ ደግሞ አመቺ የሆኑ ጊዜያቶች ስለሆኑ አብዛኛው ሰራተኛ ይወደዋል ብየ አስባለሁ። እኔን ጨምሮ እና እንድዝናና እንድጫወት የስራ ባልደረቦቼን በቅርበት እንዳያልቅ እንድረዳቸው እንድቀርባቸው የሚያደርገኝ ነገር ነውና። ይሄ የድርጅት ዝግጅቶች ላይ ከመሳተፍ ያለፈ ሚና እንዳለኝ አሁን መግለጽ እችላለሁ ብዬ ነው የማሳየው።

ምን አይነት ሳሙና ትጠቀማለህ ለብዙ ነገር ብዙ አይነት ሰማ ነው የምትጠቀመው? በእርግጥ በአብዛኛው በብዛት የማጠፋውና ጥሩ ጥሩ እንድገዛ የማያደርገኝ ለፊቴ ለፊት መጣጣቢያነት የምጠቀመው ሳሙና ነው። በጣም ትንሽዬን አስመጣ ነው እና ግን በውዱ ዋጋ ነው የምንገዛት በጣም ትንሽዬ ናት ግራማው ለብዙ ጊዜ አይሆነኝም። እና እሱን ሳምና ብትደጋገሚ እገዛ አለው እሱን ሳሙና እንደውም መጠቀም ከጀመርኩኝ ይመስለኛል ብዙ ጊዜ ነውና ለብዙ አመታት ማለት ይቻላል። እሱ ብቻ ነበር የምጠቀመው። ለሌላ ደግሞ ሌላ የተለያየ ሃውሪንግ ነው የምትጠቀመው እሱን እሱን ነገር አለ ለብስ ማት ማት አዲስ የተባለውን ሁሉ አይነት የልብስ ሳሙና ነው የምትጠቀመው። አዲስ የመጣው ሁሉ ለመሞከር ነው የምፈልገው እና እንዴ በዛም ብዙ አይነት የድቤትም የፈሳሽ ሰማዎችም ስላሉት ለዛን ሰማዎች በብዛት እጠቀማለሁ። ከዛ ባለፈ ግን እንዳልኩት ለፊትም የሆነውን ሳሙና ነው በጣም በውድ ዋጋ ግን በጣም በትንሽ ግራም ነውና መገዛው ለገናም ለሌላ አገልግሎት ልጠቀመው አልችልምና እና እሱ ለፊቴ ብቻ ነው የምጠቀመው። እንዳልኩት እንደዛም ሆኖ አይበቃኝም ቶሎ ቶሎ ነው የምገዛው ምክንያቱም ቶሎ ያልከል በጣም ትንሽ ግራም ነው ያለቻትና ግን ለፊቴ በጣም እየተስማማኝ ስለሆነ ለቆመው አልፈለኩም። ከዚህ በፊት በጣም እንትን ነበር ፊቴ ለረጅም ጊዜ ብጉሮ የሚያስቸግረኝ አይነት ነበርኩኝ እና የሆነ ሰው ጥቁመኝ ስለዛ ሳሙና ስቲል ሞክረው ምናምን ብዬ ሞክረው ምክንያቱም ከዘ በፊት በጣም ብዙ ነገሮችን ሞክሬ አውቃለሁና አልተሳካልኝም ነበረ ሰው በቃ የነገረኝን ሁሉ ነበር የምሞክረው ሰው የነገረኝን ሁሉ እያንዳንዱን ነገር ካልመሰልቻት እሞክር ነበር አዎ እኮ ያጥፋልሻል እንዴ ብታደርጊ ያንን ብታደርጊ የነገሩኝን እያሉኝን ሁሉ ነበር ለማድረግ ሞክረው ማለትም ምክንያቱም በጣም ነበር የምጣላው ማለት ነው። ፊቴ እንደዛ ሆኖ ሳይሆን በጣም እንደው ምንም ደስ የሚል ስሜት አይሰማኝም ነበር። የፈለኩትን አይነት ልብስ ብለብስ የፈለኩትን እኔም ቢያምርብኝ ግን ፊቴን እያየሁ አሳቀቅ ነበር ለረጅም ጊዜ ምክንያቱም የሚታይ አይነት ትትላልቅ ትላልቅ ብሩሽ ስለሆኑ የነበሩኝ ከዚያ አንፃር ትንሽ እሳቀቅ ነበረ። ከዛ ያንን ስለዛ አሁን እየተቀውኩበት ስላለው ሳሙና ጓደኛዬ ስትናገረኝ ግን እስቲ እሞክረዋለሁ ምናምን ብዬ ነበር የጀመርኩት ምክንያቱም እንዳልኩት እረጅም ጊዜ የተለያዩ በሰዎች ጥቆማ መጀመሪያቸው የተለያዩ አይነቶች የሳሙና አይነቶች የቅባት አይነቶች ስለነበሩ እነዚህም ከነዛ ሊለይ አይችልም ሊለይ አይችልም በሚል እንዲሁ በንቀት አይነት ነገር ነበር የጀመርኩት ወይም እንደ ተስፋ መቁረጥ አይነትም ብዬ ነበርና በዛ ምክንያት ጀመርኩት ከዛ በኋላ ግን ከሁለት ሳምንትም ከሶስት ሳምንት በኋላ በቃ የሚታይ አይነት ለውጥ ማየት ጀመርኩኝ ማለት ነው። ፊቴ ላይ ፊቴ ይበልጥ የሆነ የፈካ ነገር ከዛ ደግሞ ቀስ በቀስ እነዚህ ቶሎ ቶሎ የሚወጡት ቡግሮች እየጠፉ መጡ። ከዛ ደግሞ የምንድነው የበጎል ጠባሳ ነው የሚባለው እነዚህ ጥቋቁር ነጥብጥቦች ቀስ በቀስ ከፊቴ እንትን እየጠራ እየጠራ እየጠራ መጣ አሁን ላይ በጣም የሚያመር ፈካ ያለ ሳየው አትሊም ቢያንስ ሳየው የማሳ የማልሳቀቅለት አይነት የፊት ኮሎኔል ነኝ እና እንደዚህ ሳሙናዎች ነው የምጠቀመው።

በየትኛው መተግበሪያው መልእክት ትላላክህ እኔ ለስራ ሆነ ለግል ጉዳዮች የምንጠቀመው መልእክት ለመላላክ የምንጠቀመው መተግበርያ ዋትሳፕ ነው። እንደሚታወቀው በጣም አመቺ ነው ለ ለድምጽ መልእክት ለቪዲዮ መልእክት ወይም በ የጽሁፍ መልእክት ለመላላክ በጣም አመቺ የሆነ ፕላትፎርም እንደሚሆን እንደሆነ ያው ብዙ ሰው ያውቀዋል ብዬ አስባለሁ። እና እኔም ለማንኛውም አይነት መልእክት መላክ ስፈልግ ለጓደኛም የቅርብ ሰው ሌሎች ዘመድ አዝማድም ቢሆኑም ሩቁም ያሉ እዚህ ቅርብ እኔ አጠገብ ያሉትም ቢሆኑ በብዛት የምትጠቀመው ዋትሳፕ ነው። አይመስለኝም የብዙ ሰው በጣም ብዙ ሰዎች ምርጫ ነው ብዬ አስባለሁ። የተለያየ ሰዎች በተለያዩ መተግበሪያ እንደሚጠቀሙ የታወቀ ነው። እንደገና ደግሞ ሁሉም አይነት መተግበሪያዎች መልእክትን ለመላላክ የሚያስችል መተግበሪያ ውስጣቸው ውስጥ አለና ለዚህ አመቺ እንዲሆኑ ተደርጎ የተሰሩ ናቸው። በአብዛኛው ሁሉም በሚባል ደረጃ መልእክት ለመላላክ አመቺ ተደርገው ነው የተሰሩት። እና ማለት ለምሳሌ ቲክቶክን ብናይ ቪዲዮዎች ወይም ቢያንስ አጫጭር የሚባሉ ቪዲዮዎችን ነው ሰዎች የሚፖስቱት በአካውንታቸው ላይ እና እንደዛም ሆኖ ማንኛውም አይነት መልእክት መላክ ብትፈልግ ወይ ደግሞ ያየኸውን ያሳቀህን ቪዲዮ ለጓደኛ እንዲያየውና እንዲ ስቅ መላክ ብትፈልግ እዛው ከ ከቲክቶክ ሳትወጣ በቀላሉ ያንን ቪዲዮ የሚያይ ይሄውን የሚያስቅ ምስል በቀላሉ ለጓደኛ ማጋራት ትችላለህ። እና ይሄን አይነት እድል ቲክቶክ ይሰጣል። እና እንዳልኩት ደግሞ ሁሉም በሚባል ደረጃ ኢንስታግራም ቢሆን ለመልእክት መላላክ እርስ በእርስ መልእክት ለመላላክ አመቺ ሆነው የተሰሩ መተግበሪያዎች ናቸው ብዬ ማውራት እችላለሁ። እኔ ግን በግሌ በብዛት የምትጠቀመው ከላይ ከጠቀስኳቸው ሁለቱ ውጪ የሆነ ዋትሳፕ መተግበሪያ ነው የምጠቀመው እኔና ጓደኛዬ ረጅም የስራ ስልኮችን የምናወራው ወይም የቪዲዮ እና የድምጽ መልእክቶችን እርስ በእርስ የምንላላከው ዋትሳፕን በመጠቀም ነው። እንዳልኩትም እዚህ እኛ ከምንኖርበት ሀገር ርቀው ያሉ ጓደኞቻችን ዘመዶቻችን ሁሉ የምናገኘው በዋትሳፕ ነው። እንዳልኩት ደግሞ በጣም አመቺ ነው ያን ያክል ለመጠቀም ከባድ የሆነ ፕላትፎርም ወይም መተግበርያ አይደለም ዋትሳፕ በጣም በቀላሉ ሰዎች እርስ በእርስ ሰላምታ ሊሰጣጡ አሁን ስላሉበት ሁኔታ ሊያወሩ ወይም ደግሞ ስለሚያስቡት ነገር ሊነጋገሩ በቀላሉ ያስችላቸዋል ብዬ አስባለሁ። ከሁሉ በላይ ደግሞ ሎጎው ደስ ይለኛል ዋትሳፕ ሲታይ ከለሩ ቀለሙ ምንም ሁሉ ነገር ደስ ይለኛል አይሰለቸኝምና እንዳልኩት ረጅም የስራ ስልኮችን ወይም የስራ እንደ ስብሰባ አይነት ሁኔታዎች ሲኖሩ እኔ ለመጠቀም የምመርጠው ዋትሳፕ ነው ማለት ነው። ከዚህ ባለፈ እንዳልኩት በጣም አመቺ ነው። ማንኛውም አይነት መልእክት ለመላክ በጣም አመቺ የሆነ መንገድ ነው። ከዛ በኋላ ፈርሞ ለመጠቀም ደግሞ በጣም በጣም ቀላል ማንኛውም አዲስ ነኝ ብሎ የሚያስብ ማንኛውም ሰው በቀላሉ ይህንን መተግበሪያ አውርዶ መጠቀም የሚችለው አይነት ስለሆነ እጅግ በጣም ደስ ይላል።

የምትወደው ጣፋጭ ምግብ ምንድነው እኔ በጣም የምወደው ጣፋጭ ምግብ ኬክ ኬክ እወዳለሁ በየ ጊዜው እበላለሁ ጥርሴን ትንሽ እያመመኝ እየተቸገርኩኝ ለመቀነስ እየሞከርኩ ነው እንጂ ኬክ መብላት በጣም ነው የምወደው እና ደግሞ ቸኮሌት በብዛት አዘወትር ነበረ ከድሮ ከድሮም በጣም አዘውትር ነበር እና አሁን ላይ ግን እንዳልኩት ጥርሴን ትንሽ እያስቸገረኝ ከጀርባ ደግሞ መጨረሻ ላይ ያሉትን እየተቆረቆሩ ምናምን ሲያስቸግሩኝ ትንሽ መቀነስ እንዳለብኝ እየተሰማኝ ለመቀነስ እየሞከርኩኝ ነው እንጂ በጣም ነው የምወደው በጣም ነው ሚጣፍጠኝ እንደ ገና ደግሞ ይችሉበታል አሰራሩ ይችሉበታል በቃ መንገድ ላይ የምሰራበት የስራ ቦታ ፊት ለፊት ኬክ ቤት አለ ቅርብ ነውና በቃ ሳየው ያስጎመጀኛል ማለት ነው ደግሞ አብዛኛው ኬክ ቤቶች ለእንትን በጣም ይጨነቃሉ ለቤታቸው የውስጥ ዲዛይን በጣም የሚጨነቁ በጣም ነው የሚጨነቁት በጣም ነው የሚጠነቀቁት እና ከውጪ ሆኖ ሲታይ በቃ የሆነ ኬክ የሚመስል አይነት ቤት እንዲሁ በጣም ነው ጥረት ሚያደረኩት ማለት ጥረታቸው ይታያል በቃ መብራቶቹ ጋር ይታያል የቤቱ ቀለም ይታያል የቃዎች አቀማመጥ ይታያል ሁሉ ነገር ከሚያስጎመጅ አይነት ነገር እንዲኖረው ይፈልጋሉ እና በጣም በደንብ እንደሚጠነቀቁለት ተጠንቀው ተጨንቀው እንደሚሰሩት ያስተውቃልና እና እኔም እንዳልኩት ከምስራበት የስራ ቦታ አጠገብ ያለ ኬክ ቤት ሁሌ እንዳስጎመጀኝ ነውና የጥርሴን ነገር የሚያሳስበኝ ነገር ቢሆንም አሁን ላይ ደሞ በጣም እያሳሰበኝ ያለ ነገር ነው እና እንደውም አሁን ላይ የቀነስኩ ነው በጣም የቀነስኩ ነው እንጂ በቃ አስቸጋሪ በሚባል መጠን ነበር የምወደውና የምበላው ማለት ነው እና አሁን ግን ትንሽ የቀነስኩኝ ነው ግዴታም ነው መቀነስ አለብኝ ግዴታ ምክንያቱም መታመም አልፈልግም እንጂ በጣም ነው የሚጣፍተኝ በጣም ነው ጣሙን ምወደው ለረጅም ጊዜም ብበላ ምንም አይነት ይሄ ያለመመቸት አይነት ስሜት አይሰጠኝም። በቃ እኔ ምግብን እንድመርጥ የሚያደርገኝ ብቸኛ ነገር ማለት በአብዛኛው ምግብ ማለት ነው ምርጫዬ እንዳደርግ የሚያደርገኝ ነገር ከበላሁት በኋላ የሚሰማኝ ስሜት ነው። አንዳንድ ምግቦች አሉ በቃ ከበላህ በኋላ ምንም ሰላም የማይሰማህ ማለት ነው። የሆነ በቃ ያለመመቸት ስሜት የሚሰጡኝ ጨጓራዬን ይሁን፣ እየከበደኝ ይሁን ምን እንደሆነ ብቻ አላውቅም ግን ያለመመቸት ስሜቱ በብዛት የሚሰጡኝ የተለያዩ ምግቦች አሉና የምግብን መውደድ አለመውደድ ወይም መብላት መፈለግ አለመፈለግ የምመዝነው በዛ ነው። ከበላሁት በኋላ የሚሰጠኝን ያለለመመቸት ስሜት ወይም ደግሞ ምንም አይነት ስሜት ካልሰጠኝ ያ ምግብ በተደጋጋሚ ልበላው እመርጠዋለሁ ማለት ነው እና ቸኮሌት ወይም ይሄ የጣፋጭ ኬኮች ምናምን መብላት ምንም አይነት ስሜት ነው የሌለው ማለት ነው። እንዳውም በቃ በጣም ደስ የሚል እኔ ልወደው ቀልል እንዲለኝ የሚያደርግ ስሜት ነው የሚሰጠኝ እና እንዳልኩት በአብዛኛው ምግብ ከበላን በኋላ ያለውን ያለመመቸት ወይም የመክበድ አይነት ስሜት ስለማይሰጠኝ ነው የምመርጠው ማለት ነው በብዛት እና አሁን ግን እንዳልኩት የጥርሴም ነገር እያሳሰበኝ ስለሆነ መቀነስ አለብኝ በሚል በተወሰነ መልኩ ለመቀነስ እየጣርኩ ነው

ሽማግሌዎችን ቤት ታከብራለህ በቃ ጥያቄው እንዳየሁት የመጣልኝ የመጀመሪያው ነገር ምንድነው? ሽማግሌ ማክበር ማለት እነሱም ማክበር ብለው በሚያስቡት መንገድ ማክበር ማለት ነው። ለምሳሌ አንድ ሽማግሌ እሳቸው እንዳቀበርካቸውም የሰማቸው ምናልባት ከወን ሲመጡ ከወን በር ተነስተህ ስት ስታገብራቸው ሊሆን ይችላል ወይም የተጠቀመጥክበትን ወንበር ስትለቅላቸው ሊሆን ይችላል እሳቸው እንደማክበር የሚያስቡት ወይም የሚረዱት በዛ መንገድ ሊሆን ይችላል። ስለዚህ አንተ ማክበር የሚባለውን ሀሳብ በዛ መንገድ ሳትገልጠው ወይም ሳትረዳው ቀርተህ ሰውየውን አላስቀምጥ ብትላቸው ወይም ተነስተህ ወንበርን ባትለቅላቸው። እንዴት ነው በቃ ማክበር ለሌላ ሰው ነው አይደል? ስለዚህ እሱ ሊገባውና እሱ ተከብሬያለሁ ብሎ ሊያስብ በሚችለው መንገድ ነው መሆን ያለበት ስም ማለት ቢ ያስባሉ። ይሄ ማለት ግን እንዴት ነው? በሰዎች መንገድ ከመጓዝ ጋር ወይም አንተ የማታምንበትን ነገር ከማድረግ ፍጹም አይገናኝም። ወይ ደግሞ ሰዎችን ሰዎች አክብሮት ብለው የሚያስቡት የእሳቸውን ወይም የእነሱን ሀሳብ ሙሉ በሙሉ ስትቀበል ከሆነ ማለት ምንም ነገር ከራስህ ስለማይበልጥ የራስህን ሀሳብ ነው ማዳመጥና በዛ ልክ ነው ብሎ የምትሰማ መንገድ ነው። ራስህን መምራት ያለብህ ግን እንዴት ማለቴ ነው ለምሳሌ አለብህ በቃ ቀላል መስሎን የምናደርጋቸው ነገሮች አሉ ቶሎ ቶሎ ለትላልቆሽ መመለስ ምንድነው አፍ ለአፍ ነው የሚባለው? በቃ አንድ ነገር ከጠየቅን በኋላ ልክ ልካቸውን መንገር ሊገባቸው የማይችላቸውን አንዳንድ ሀሳቦች በቃ አድገዋል ሸንግለዋል ከአመታት በፊት ንቁ የነበረው አይምሮአቸው አሁን ከእነሱ ጋር የለም። ስለዚህ ለማስረዳት እንዴት አይረዳኝም ብሎ ለመቆጣት ከማሰብ ይልቅ ሊገባውና እሱ ተከብሬያለሁ ብሎ ሊያስብ በሚችለው መንገድ ነው መሆን ያለበት ስም ማለት ቢ ያስባሉ። ይሄ ማለት ግን እንዴት ነው? በሰዎች መንገድ ከመጓዝ ጋር ወይም አንተ የማታምንበትን ነገር ከማድረግ ፍጹም አይገናኝም። ወይ ደግሞ ሰዎችን ሰዎች አክብሮት ብለው የሚያስቡት የእሳቸውን ወይም የእነሱን ሀሳብ ሙሉ በሙሉ ስትቀበል ከሆነ ማለት ምንም ነገር ከራስህ ስለማይበልጥ የራስህን ሀሳብ ነው ማዳመጥና በዛ ልክ ነው ብሎ የምትሰማ መንገድ ነው። ራስህን መምራት ያለብህ ግን እንዴት ማለቴ ነው ለምሳሌ አለብህ በቃ ቀላል መስሎን የምናደርጋቸው ነገሮች አሉ ቶሎ ቶሎ ለትላልቆሽ መመለስ ምንድነው? አፍ ለአፍ ነው የሚባለው በቃ አንድ ነገር ከጠየቅን በኋላ ልክ ልካቸውን መንገር ሊገባቸው የማይችላቸውን አንዳንድ ሀሳቦች በቃ አድገዋል ሸንግለዋል ከአመታት በፊት ንቁ የነበረው አይምሮአቸው አሁን ከእነሱ ጋር የለም። ስለዚህ ለማስረዳት እንዴት አይረዳኝም ብሎ ለመቆጣት ከማሰብ ይልቅ ምንድነው? ብሎ መጀመሪያ ማድመጥ መሞከር ከዛ ግን ሀሳቡን እንደማይሆን ሲገባ እሺ በቃ ምናምን ብሎ የሆነ ማቅለል ነገሮችን ማቅለል ምንድን ነበር የምናደርገው የሚለውን ነገር? በማሰብ ነው ይሄን አሁን የምናገረውን የምናገረው ማለት ነው። እና ሁላችንም በሽማግሌዎች ማክበራችን እርግጠኛ መሆን አለብን። በቃ ያገለግልባቸው የሆነ እድሜ ነበረ አሁን ደግሞ መገልገል አለባቸው ጊዜያቸው ነው ማለት ነው። ከሆነ አመታት በፊት ወይም ከሆኑ ጊዜያት በፊት እኛን አብልተዋል አጠጥተዋል አበርትተውናል አስተምረውናል ምናምን እና ብዙ ነገር አድርገዋል። አሁን ደግሞ የመከበር እነሱ የመጦር ጊዜያቸው ስለሆነ የሚሉትን ነገር ወይም በብስጭት ወይ በንዴት ከመውሰድ ይለቅ እድሜያቸው እንደሆነ ይሄ አይማራቸው የሚያስብበትን መንገድ በመረዳት እነሱን ልረዳ ይገባል ብዬ አስባለሁ። በዚህ መንገድ ነው ሽማግሌዎችን የምናከብረው።